ስንት ትራስ ትጠቀማለህ ነው የሚለው ጥያቄው። ብዙ ጊዜ እኔ አንድ ትራስ ነው የምጠቀመው። እንደውም ትራስ ባይኖር ነው የምመርጠው። ባይኖር ስል አንዳንድ ደረቅ ትራሶች አሉ የማይመቹ። ይሄ ምቾት የሌላቸው ሲተኛ አንገት እንደዚህም ሳይመች ሲቀር አንገት ማጅራትን ሽምቅቅ አድርጎ ለብዙ ቀናት ይቆያል። የማይመቸ ትራስ ሲሆን ማለት ነው። እና ከዛ ከዛ ትራስ አለመጠቀምን እመርጣለሁ። ግን ደግሞ ምንድነው? ይሄ ቀለል ያሉ ይሄ ስፖንጃቸው የተላቀቀ እንደውም የትራሶች ሲሰሩ አሉ አይደለ ቁርጥርጥ ተደርጎ የሚገባ ትራስ እነሱ ሲሆኑ ምንድነው? ልክ ስትተኛባቸው ሲተኛባቸው ሸርተር፣ ሸርተር፣ ሸርተር ስለሚሉ ወደየእንትኑ ስምጥ ይላል ማለት ነው። እና ትንሽዬ በጣም ስስ የሆነ ትራስ ብጠቀም ደስ ይለኛል። እና አለበለዛ ግን አሁን ለምሳሌ ይሄ የጥጥ ፍራሽ እንደውም ሄድ እንደውም አንዳንድ ቦታ ላይ ጨርቆች ተጠቅጥቀውም በዛ መልኩም ትራስ ይሰራል። እንደዚህ ደግሞ ይሄ ከ የጥጥ ፍራሽ ከጥጥ ብዙ ጊዜ አሁን የለም። ብዙ ጊዜ ከስፖንጅ ነው የሚሰራው አሁን ላይ በፊት ግን ምንድነው የ የጥጥ ፍራሾች አሉ። በጥጥ ተሰርተው እነሱ ደግሞ ጥብቅ ተደርጎ ከተጠቀጠቁ ድርቅ ያደርጋል እና አንገትን እዛው ወጥሮ ስለሚያስቀር ምቾት የላቸውም። እንደዛ ደግሞ ተወጥሮ ሲያድሩ አንገት ጠባሳ እንደዚህ ይሄ ምንድን ጠባሳ ሳይሆን የሚባለው ይሄ አንገት ስትራፖ፣ እንደ ስትራፖ ነው በቃ። ሽምቅቅ አድርጎ ማጅራትን ይይዛል። እንዲሁ ቀን ሙሉ አንገትን አውኮ ነው የሚውለው። ምንም እንኳን ምቾት ቢኖረው ራሱ፣ ይሄ ብዛት ያለው ይሄ ትራሱ ከፍ የሚል ትራስ ሲሆን እኔ እንደውም አንዳንዴ እንቅልፍ ይነሳኛል። እንቅልፍ ይነሳኝ እና አስሬ የምነቃበት ሁኔታዎችም ይፈጠራሉ ማለት ነው። እንደዚህ ያለ ትራስ ትልልቅ ትራሶችን ስትጠቀም። ሌላው ደግሞ ምንድነው አንዳንድ ሰዎች አንዳንድ ሰዎች እንደውም ምን ይፈልጋሉ? ትራስ ሁለት ሶስት ትራስ ደራርቦ መተኛት የሚፈልግ ሰው አለ። እኔ ግን ብዙ ጊዜ ያንን አልጠቀምም። እንደውም በባዶ መተኛትን እመርጣለሁ ከማይመች ትራስ። እንደውም እንደ ጤና የሚመከረው እንደውም በባዶ መተኛት ወይም ደግሞ ትንሽዬ ከፍ ማለት ነው። ምክንያቱም ስንተራስ እንደውም ብዙ ጊዜ አንዳንዴ ስህተት የምንሰራው ምንድነው አንገታችንን ይሄ ትራስ መደረግ ያለበት በሳይንሱ የሚለው እንደውም አንገታችንን ማንተራስ ነው የሚባለው። ብዙ ጊዜ በተለምዶ ግን ምንድነው የምናደርገው ጭንቅላታችንን ነው የምናንተራሰው። ግን የሚመከረው አንገትን ማንተራስ፣ ከአንገት ከፍ በማለት ከአንገት ከፍ ብሎ ከጭንቅላት ዝቅ ማድረግ እንደውም ይባላል፣ እና ትራስ አንድ ትራስ እጠቀማለሁ። ወይም ደግሞ ባልጠቀም እመርጣለሁኝ፣ በቃ በትራ ዙሪያ ያለኝ ነገር ይሄ ነው።